እኔ ጭንቀት ሲሰማኝ ቤተክርስቲያን ሄጄ ቁጭ ብዬ እጸልያለሁ አለቅሳለሁ። ያው ክርስቲያን ስለሆንኩኝ ለእግዚአብሔር እነግርዋለን ጭንቀቴን እንዲያስወግድልኝ እንዴ ይሄን ብቻ የማደርገው ቤተክርስቲያን ነው። በቃ መፍትሄዬ ጥልቅ ጭንቀት ሲሰማኝ ቤተክርስቲያን እሄዳለሁ እዛ እጸልያለሁ አለቅሳለሁ። ከዛ ሀሳቤን ለእግዚአብሔር ጥየለት እመጣለሁ እንደዚህ ነው የማደርገው።

አዎ ቤት ውስጥ ከሆንኩኝ ሰንደል ነው የማረገው ሁሌ። ከቤት ስወጣ ነው ድፍን ጫማ አድርጌ ምወጣው እንጂ ቤት ውስጥ ስሆን መቼም ሁል ጊዜ ያው ቅዳሜና እሁድም ከስራ ተመልሼም ይሁን ከሰኞ እስከ አርብም ይሁን ቤት ውስጥና ሰፈር ውስጥ ከሆንኩኝ ሰንደል ጫማ ነው የማረገው ለስራ ስወጣ ሰው ለማግኘት ስወጣ ብቻ ነው ድፍን ጫማ ማረገው

የኔ አካባቢ ያለው ገበያ በጣም ቆንጆ ነው። ሞቅ ያለ ነው ምንም ሚፈልገው የምንፈልገው ነገር አለ ልብስ አለ። ምግቦች አሉ ጥራጥሬ አለ ፍራፍሬዎች አሉ የፈለግነው ነገር ሁሉም ነገር አለ። እስካሁን ተመስገን በጣም ጥሩ ነው ዋጋውም ቢሆን። ልብስም ጫማም የህፃንም የአዋቂም ሁሉም የፈለግነው አይነት በአማራጭ እናገኘናለን። በጣም ጥሩ ነው